በስራዬ ላይ የትራንስፖርት ተግዳሮች አለ። ቶሎ ለመድረስ የትራንስፖርት ጥረት ስላለ ያለው የተግዳሮት የትራንስፖርት እጥረት ነው። በስራዬ ላይ ትልቅ እንቅፋት ነው

አዎ በአካባቢያችን ድንድይ አለ ያ ድልድይ የተለያዩ ነገሮችን ለማሻገር ይጠቅማል። ጎርፍ በሚሆንበት ጊዜ መኪኖችን በቀላል እንዲያልፉ ሰዎችም እንደዛ እና በመንጎ በመሃል የተሰራ

እኔ ለስለስ ያለ ሙዚቃ ነው የምወደው። ለስለስ ያለ ሙዚቃ በጣም ይመቸኛል። ሁሌም ለስለስ ያለ ሙዚቃን መስማት እወዳለሁ። በተለይ በማታ አካባቢ እንደዛ አይነት ሙዚቃ መስማትን እወዳለሁ።

እኔ የምወደው ቀለል ያለ ጫማ ነው። ለምሳሌ እንደ ሻራ አይነት ጫማ ቀለል ያለ ፍላት። አጠር ያለ ጫማ እወዳለሁ። ለኮምፈርትም እሱ ነው የሚመቸኝ። ቀለል ያለ ጫማ እወዳለሁ እንደ ሸራ አይነት።

አዎ አንዳንዴ በምንጣፍ ላይ እቀመጣለሁ። ሰውነትህን ፈታ አድርጌ በምንጣፍ ላይ መቀመጥ አንዳንዴ ሁሌም ባይሆንም አንዳንዴ እቀመጣለሁ። ምቾቱም ይሰጣል። ሲደክምህም እንደ እረፍት ስለምጠቀመው እንደዛ ይመቸኛል።

አዎ አስተያየት እቀበላለሁ። አዎንታዊ የሆኑ አስተያየቶችን እቀበላለሁ። ለኔም በጣም አስፈላጊ ስለሆኑ አዎንታዊ አስተያየቶችን መቀበል እመርጣለሁ። ትልቅ ድጋፍ ስለሚሰጡኝ ሞራልም ስለሚሆኑኝ በስራዬም ትልቅ አስተዋጽኦ ስላላቸው እቀበላለሁ።

የምወደው መተግበሪያ ኮምፒውተር ነው። ኮምፒውተር በኮምፒውተር ተጠቅሜ የተለያዩ ስራዎችን መስራት እፈልጋለሁ። እና ከምወዳቸው የመተግበሪያ አይነቶች በኮምፒውተር የሚደረጉ ስራዎች ነው።

በባዶ እግር መራመድ አዎ አውቃለው። እኔም በባዶ እግሬ ሄጄም አውቃለው። እና በባዶ እግር መሄድን። ሁሌም ስለም ስለማይም አዎ አውቀዋለው። እኔ ራሴም በባዶ እግሬ ሂጄ አውቃለው።

አዎ ከደንበኞቼ ጋ እሰራለሁ። ስራ አንዳንዴ ዝቅ ብሎ መስራትም በጣም ጥሩ ተሞክሮ ስለሆነ ከደንበኞቼ ጋር መስራት እወዳለሁ። እሰራለሁም። ለደንበኞችም ትልቅ ብርታት ስለሆነ ከደንበኞች ጋር መስራት በጣም እወዳለሁ።

ጠዋት በስራ ወደ ስራ ከመግባቴ በፊት የአለባበሴን አስተካክላለሁ። ወደ ስራ ስገባ። መጀመሪያ የማደርገው እ ያለውን ነገር መቃኘት ነው። ያለውን ነገር አጥንቼ ወደ ስራ እገባለሁ።

አዎ የማስታውሰው አንድ ጥሩ መምህር አለ በቋንቋና ስነ ጽሁፍ ዘርፍ የሚያስተምረኝ አንድ በጣም ጥሩ መምህር ነበር። እሱን መምህር አስታውሰዋለሁ ለኔም ጥሩ ቀረቤታ ስነበረው። ያግዘኝም ስለነበር በደንብ እኔ ላይ እምነት ስለነበረው። በጣም እወደዋለሁ።

እኔ የምጠቀመው የጀርባ ቦርሳ ነው። የጀርባ ቦርሳ አነስ ያለ ሳይዙም ትንሽ አነስ ያለ ነው። የምጠቀመው ቀለል ያለ ብዙ ዝርክርክ ያለ ቦርሳ አይመቸኝም። ዕጥርምጥን ያለ ቦርሳ ግን እጠቀማለሁ።

አዎ ለስራ እጓዛለሁ ወደ ስራ ስሄድ በብዛት ትራንስፖርት እጠቀማለሁ ግን በእግሬም እጓዛለሁ የስራ ቦታዬ ካለሁበት አካባቢ ትንሽ ራቅ ስለሚል አንዳንዴ በእግሬ እጓዛለሁ በእግሬ ተጉዤ ወደ ስራ እገባለሁ።

አዎ የይለፍ ቃሌን እጠብቃለሁ። የይለፍ ቃሌን ካልጠበኩ ለተለያዩ ችግሮች ስለሚያጋልጥ። የይለፍ ቃሌን በደንብ አድርጌ እጠብቀዋለሁ። ለሌሎች ሰዎችን አልናገርም። ምክንያቱም ሌሎች መጥፎ ስራዎች እንዳይሰሩብኝ

በመስመር ላይ ገዢ አይደለሁም። ሁሌም የምገዛበትን ነገር በብዛት ገበያ ላይ ሄጄ ነው የምገዛው። በመስመር ላይ መግዛት እችላለሁ ግን ተጠቃሚ አይደለሁም። አብዛኛውን ጊዜ ወደ ገበያ ሄጄ ነው የምገዛው።

አዎ ፀጉሬን መንከባከብ እወዳለሁ። ፀጉሬ መንከባከብ እወዳለሁ። ለፀጉሬ የሚያስፈልጉትን ነገሮችን እጠቀማለሁ እንደ ቅባት፣ እንደ ሻምፖ፣ ሳሙና የመሳሰሉ ለፀጉሬ ተስማሚ የሆኑ ነገሮችን እጠቀማለሁ። ፀጉሬን መንከባከብም እወዳለሁ።

አዎ በሰአቴ የምደርስ ሰው ነኝ። ሰአቴን በደንብ አከብራለሁ። ቀጠሮ ካለኝም ቀጠሮዬን በደንብ ነው የማከብረው። ወደዛ ለመሄድ ከሰአቴ ቀደም ብዬ ነው የምደርሰው። እና በሰአቴ ሁሌም እደርሳለሁ ሰዓት አክባሪ ነኝ።

ቅዳሜና እሁድ የእረፍት ሰዓቴ ነው። ቅዳሜና እሁድ ከቤተሰቦቼ ጋር እጫወታለሁ። ከቤተሰቦቼ ጋር እዝናናለሁ። እንዲሁም ከጓደኞቼ ጋም እዝናናለሁ። የእረፍት ሰዓቴ ስለሆነ የመዝናኛ እረፍት የእረፍት ቀኔ ነው።

የምመኘው የእረፍት ጊዜ እሁድ ነው። እሁድ ሁሌም ሳርፍ ቤተክርስቲያን እሄዳለሁ። ከቤት ሰው ጋር አጫውታለሁ። ዘመድ እጠይቃለሁ ከጓደኞቼ ጋር እጫወታለሁ። ስለዚህ የምመኘው የእረፍት ጊዜ እሁድ ነው።

እኔ የምመገበው በሳህን ነው። ምግብ የምበላበት ሳህን አለ። እና ሁሌም የምመገበው። እኔ በሳህን ነው እንጀራ የሚቀርብበት ሳህን አለ። እና በዛ ሳህን ነው ምግብ የምጠቀመው እምበላ።

እኔ የምወደው ስፖርት ፑሽ አፕ ነው። ፑሽ አፕ ሁሌም እሰራለሁ። ሁሌም ጠዋት ጠዋት ተነስቼ ፑሻብ እሰራለሁ። እና ከምወዳቸው የስፖርት አይነቶች ፑሽ አፕ ነው ፑሽ አፕ ሁሌም ስለምንሰራ። ልምዱም ስላለኝ እሱንም የምወደው

አዎ የቤት እንስሳ አለኝ። የቤት እንስሳ እወዳለሁ። ካለኝ የቤት እንስሳዎች አንዱ ውሻ ነው። ውሻ አለኝ። በጣም ከምወዳቸው የቤት እንስሶች። አንዱ ውሻ ነው። እና አዎ የቤት እንስሳ አለኝ።

በቡድን ቋንቋ አላምንም፤ የማምንበት የራሴ የሆኑ መንገዶች አሉኝ። በቡድን ቋንቋ ግን አላምንም፤ የዛም ተጠቃሚ አይደለሁም። ስለዚህ እኔ በራሴ የማምንበት የራሴ ቋንቋ አለኝ።

ሰዎችን የማስተዋውቀው እ አንድ ሰው ከሌላ ሰው የማስተዋውቅበት መንገድ እ ጠርቼ እጅ ለእጅ አጨባብጬ እ ነው ሰውን የማስተዋውቀው። እ አንድ ሰው ከሌላ ሰው ሳስተዋውቅ እ እንደዛ ነው እጅ ለእጅ ተጨባብጠው እንዲተዋወቁ አደርጋለሁ።

አዎ ለበጎ አድራጎት ሰርቼ አውቃለሁ። አንድ ሁለቴ ለበጎ አድራጎት ስራ ተሰማርቼ በመንግስት ደረጃ አውቃለሁ። ሰርቼ አውቃለሁ። የተለያየ ስራዎችንም ህብረተሰቡን አግዤ አውቃለሁ።

አዎ አካባቢዬን እወደዋለሁ ያለሁበት አካባቢ በጣም ነው የምወደው። አየሩ የማህበረሰቡ ትስስር ያለው። የመሬት አቀማመጥ ሁሉም ነገሩን ያለሁበት አካባቢ በጣም ነው የምወደው።

አዎ መዋኘት እችላለሁ መዋኘት የቻልኩት በልጅነቴ ነው። ገና የ አስራ ሁለት አመት አከባቢ ያለሁት። ነው መዋኘት የቻልኩት አሁንም እችላለሁ። መዋኘት በጣም ከምወዳቸው የመዝናኛ አይነቶች አንዱ መዋኛ ነው።

እኔ ከምወዳቸው ወቅቶች አንዱ ክረምት ነው ክረምት በጣም እወዳለሁ በክረምት ዝናብ ይዘንባል አካባቢውን ንጹህ ይሆናል የተለያዩ እህሎች ተክሎች ይበቅላሉ እና የክረምት ወቅትን በጣም ነው የምወደው።

አዎ እ ሁሉም የየራሱ ባህል አለው። እ በአካባቢም በድርጅትም በተለያዩ ሁኔታዎች ሁሉም የየራሱ ባህል አለው። እ የድርጅቱን ባህልም እኔ እወደዋለሁ እ በጣም ይመቸኛል። ክብርም አለው።

ልብስ በወር አንዴ አጥባለሁ የቆሽሽ ልብሶች ካሉኝ በቆሸሻ መስቀመጫ ነው የማስቀምጣቸው አስቀምጬም ከአንድ ወር በአንድ ወር ውስጥ ነው እማጥበው። ለወር ያህል ንጹህ ልብሶችን እጠቀማለሁ። ከዛ የቁሽሽ ልብሶችም ሰብስቤ አጥባለሁ። በወር አንዴ ማለት ነው።

አዎ የስራ አሰራሮችን እከተላለሁ። ሁሉም ስራዎች የየራሳቸው የአሰራር ዘዴዎች አላቸው። እና ማን ያው ስራ እኔ የምሰራውም ስራ የአሰራ የአሰራር አሰራሮችን እከተላለሁ። የስራ አሰራሮችን መከተልም ጠቃሚ ነው።

አዎ በጀት አስተዳድራለሁ። ባለኝ ገቢ ምክንያት ያለኝን በጀት በአግባቡ ለመጠቀም ራሴን ነው የማስተዳድረው። የወር ወጪዬን ሸፍኜ እንዴት መኖር እንዳለብኝ በበጀት አስተዳድራለሁ

እኔ ከምወዳቸው አትክልቶች አንዱ አቮካዶ ነው አቮካዶ በጣም እወዳለሁ አቮካዶ በጎረድ ጎረድም በጭማቂም በጣም እወዳለሁ። እና በጣም ከምወዳቸው ምግቦች የአትክልት ምግቦች አንዱ አቮካዶ ነው።

አዎ የሞባይል ዳታ እጠቀማለሁ። በብዛት እኔ የሞባይል ዳታ ነው የምጠቀመው። ሁሉም ስራዎችን በሞባይል ዳታን በማብራት ነው የተለያዩ የማህበራዊ ሚዲያ አጠቃቀሞችም የሚፈጽመው እና የሞባይል ዳታ በጣም እጠቀማለሁ።

አዎ በመስመር ላይ ቪዲዮ እከተላለሁ። በመስመር ላይ ቪዲዮ እመለከታለሁ ብዙ ጊዜ በስልኬ ነው የምጠቀመው እና በመስመር ላይ ቪዲዮ ብዙ ጊዜ እመለከታለሁ። ከዛም የሚገኘው ነገርም ይኖራል።

በብዙ ህዝብ መካከል መሆን ብዙ አይመቸኝም። በብዙ ህዝብ መካከል መሆን እኔ በጣም ይጨንቀኛል። አልመርጠውም። በብዙ ህዝብ መካከል ስሆን በጣም ነው የሚጨንቀኝ። እና በብዙ ህዝብ መካከል መሆን እኔ አልመርጥም። አይመቸኝም።

እኔ የምወደው መክሰስ ማር በ ዳቦ ነው። መክሰስ ሁሌም እበላለሁ ከምበላቸው መክሰሶች ግን የምወደው ማር በዳቦ በጣም እወዳለሁ። እሱን ስበላ ደግሞ ደስ ይለኛል። ሁሌም መክሰስ እንደዛ ብበላ እኔ እመርጣለሁ ምርጫዬም ነው

የአካባቢያችን ገበያ በጣም ብዙ ህዝብ የሚሰበሰብበት ገበያ ነው። እኔ ባለሁበት አካባቢ የሰኞ ገበያ አለ። እሱ ገበያ በጣም ብዙ ሰው የሚሰበሰብበት ገበያ ነው። በጣም ደማቅ ሆኖ የሚውልበት ገበያ ነው። ብዙ ነገሮችም ይገኙበታል።

አዎ መብረቅ ያስፈራል። እኔም ያስፈራኛል። አብዛኛውን ጊዜ መብረቅ በክረምት ወቅት ነው። የሚገኘው እና ዝናብ ሲዘንብ ብዙ መብረቆች ይመታል። እና እኔም በጣም እፈራለሁ።

በባህላችን ሰርግ የሚከናወነው በአመት ሁለቴም አንዴም ነው። በብዛት የሚከናወነው በአመት አንዴ ነው። በወር ሃጥር ማለት ነው። የሚከናወንበት ብዙ በየባህሉ ይለያያል። በእኛ አካባቢ ወንዱን ሴቷን አምጥቶ፣ በቤቱ ድግስ ደግሶ ቤተሰብ ሰብስበው የተለያዩ ዘፈኖችን እየተዘፈኑ ሰርግ የሚከናወንበት ጊዜ አለ። በብዛት ግን በወርሃ ጥር ነው የሚከናወነው። ቤተሰብ ተሰብስቦ፣ ጎረቤት ተሰብስቦ ነው የሚካሄደው ያሰርግ። የተለያዩ እይታዎችም አሉት።

አዎ የህዝብ ማመላለሻ አውቶቡስ ወይም ታክሲ ነው የምጠቀመው። ብዙ ጊዜ የህዝብ መማለልሻ ታክሲ እጠቀማሉ። ወደ ስራም ሲሄድ ወደ ገበያም ሲሄድ ወደ ሌላም ሲሄድ። የህዝብ ማመላለሻ አውቶቡስ ነው ሁሌ የምጠቀመው

አዎ ቃሌን እጠብቃለሁ። ለማንኛውም ሰው ቃል ከገባው እንዲህ አደርጋለሁ ብዬ ከተናገርኩ እኔ በቃሌ የምገኝ ሰው ነኝ። ቃሌም አከብራለሁ። ቃል ማጠፍ በጣም ከምያስጠሉኝ ነገሮች ነው። እና ቃሌን ሁሌም እጠብቃለሁ።

አዎ በመሬት ላይ ለመቀመጥ ሳስብ አመቻችቼ ነው የምቀመጠው። በመሬት ላይ ስቀመጥ እንዲመቸኝ አድርጌ አስተካክዬ እቀመጣለሁ። ሁሌም በመሬት ላይ አልቀመጥም። ግን መቀመጥ ሳስብ ግን አመቻችቼ ነው መቀመጥ የምፈልገው።

አዎ ወተት እጠጣለሁ። ወተት ተጠቃሚ ነኝ። በጣምም እወዳለሁ። ውተት በጥቅም ደረጃም ሳይ ለሰውነት በጣም ጠቃሚ ከመሆኑ የተነሳ የወተት ተጠቃሚ ነኝ። ወተት ሁሌም እጠጣለሁ። የወተት አድናቂም ነኝ።

አዎ ካመመኝ ከስራ ልቀርም እችላለሁ። ከታመምኩኝ ከስራም እቆያለሁ። አስፈቅጄ ነው የምንቀረው የምንሰራበት ድርጅት። ህመም ከተሰማኝ ወይም ካመምኩኝ አስፈቅጄ ከስራ። አረፍ እላለሁ እቆያለሁ

ሽራብ መስፋት አልችልም ልምዱም የለኝም። አንዳንዴ በተለያዩ ሁኔታዎችን ሽራብ ሲሰራ አያለሁ። በቪዲዮም ሊሆን ይችላል በአካልም ሹራብ ሲሰራ ወይም ሲሰፋ አያለሁ። ነገር ግን እኔ ራሴ ግን ሹራብ መስፋት አልችልም።

አዎ ልብስ በእጄ አጥባለሁ በብዛት እኔ በማሽን አይደለም ማጥበው ልብስን በእጄ ነው ማጥበው የቆሸሹ ልብሶቼን ራሴ በእጄ ነው የማጥባቸው። ብዙ የማሽን ተጠቃሚ አይደለሁም። እና ሁሌም ልብሶችን በእጄ ነው የማጥበው።

እኔ ብዙ አልደንስም። በመጠኑ ግን አንዳንዴ ደንሳለሁ። ብዙ ደናሻ አይደለሁም ግን በመጠኑ ግን አንዳንዴ እደንሳለሁ እጫወታለሁ እስክስታም እመታለሁ። ሁል ጊዜ ግን አይደለም አንዳንዴ ነው ምደንሰው።

አዎ የእቃ ቁጥጥር አደርጋለሁ የራሴም ሊሆን ይችላል የ የሰውም ሊሆን ይችላል እቃ በደንብ እቆጣጠራለሁ። የራሴ እቃዎችም ቢሆን በቤት ውስጥ ካሉ በደንብ እቆጣጠራለሁ። የት እንዳሉ እንዴት እንደተቀመጡ በደንብ እቆጣጠራቸዋለሁ

በቀን ወደ ሶስት ሰዓት አካባቢ ስልክ እጠቀማለሁ። ሲደመር ነው እንጂ በየ ትናንሽ ሰዓታት ልዩነት አንዳንዴ አያለሁ። በአጠቃላይ ግን ወደ ሁለት ሰዓት አካባቢ ይሆናል የምጠቀምበት

አዎ የተለያዩ መዝገቦችን መዝግቤ አስቀምጣለሁ። ለወደፊትም ማስታወሻ እንዲሆኑ እንደ ታሪክም ትልቅ ሚና ስላላቸው፤ ነገሮችን መዝግቤ ማስቀመጥ እወዳለሁ። አሁንም ያለው ነገር እየመዘገብኩ ነው የማስቀመጠው።

አዎ የስራ እድገት እየፈለኩኝ ነው። ባለሁበት በኑሮ ደረጃም ትንሽ የተሻለ ነገርን ስለሚፈልግ የስራ እድገትን አሁን እየፈለኩኝ ነው። አድጋለሁም። እንዳሰብኩትም የስራ እድገቴን ተፈጻሚ ለማድረግ የፈለኩትን ያህል እሰራለሁ

አስተያየት መቀበል እወዳለሁ አስተያየት ለተሻለ ስራ ትልቅ ሚና ስላለው አስተያየት መቀበልን እወዳለሁ። አስተያየት ተቀብዬም ማስተካከል ያለብኝ ነገሮችን ለማስተካከል እጥራለሁ። እና አስተያየት አናጺ ነገር ነው።

አዎ የአመራር ሚና አለኝ። የአመራር ሚና በየትኛውም ቦታ ትልቅ አስተዋጽኦ አለው። ከቤት ይጀምራል የአመራር ሚና ቤትህን በጣም በሊዩ ሁኔታ የምታስተዳድር ከሆነ የአመራር ሚናህን የምትወጣ ከሆነ። በየትኛውም ቦታ ላይ የአመራር ሚናህ የተሻለ ነው። የሚሆነው

አዎ ወደ ስራዬ በሰአቴ ነው ምገባው። የስራ ሰዓት መግቢያ አለ። በሰአቴ እገባለሁ። ስራዬን ለመስራት። እንዳይረፍድብኝ ጥዋት ነው ምነሳው እና ጥዋት ተነስቼ። ወደ ሰአ ስራ ቦታዬ በሰአቴ ነው ምደርሰው።

እኔ ወደ ሶስት ቋንቋዎች እችላለሁ በተማርኩበትም የአፍ መፍቻ ቋንቋዬም በአጠቃላይ እስከ ሶስት ቋንቋዎችን እችላለሁ በእነዚህ ቋንቋዎች መግባባትም እችላለሁ።

አዎ በልጅነቴ የምዘክረው ልጆች እያለን ከቤተሰቦቻችን ጋር- ስንበላ ስንጫወት ብዙ ትውስታ አለኝ። እና በልጅነቴ የማስታውሰው ነገር ከቤተሰቦቼ ጋር አሳልፋቸው የነበሩ ነገሮችን ሁሌም አስታውሳቸዋለሁ።

ያው ከደንበኞች ጋር እገናኛለሁ። ከደንበኞች ጋር ተገናኝቼም ስለ ስራ አንዳንድ ነገሮችን አወራለሁ። ያለው ነገርም እንወያይበታለን። እና ከደንበኞቼ ጋር እንገናኛለን። እናወራለን።

እኔ የምመርጠው በቤቴ ውስጥ ነው። ቤቴ ስሆን ደስ ይለኛል። ወደ ውጭ ስወጣም ወደ ቤቴ እስክመለስ ድረስ ቤቴን በጣም ይናፍቀኛል። ቤት መሆንን በጣም እመርጠዋለሁ። ጥሩ ነገርም ስላለው ቤት መሆን በጣም ይመቸኛል።

ሻማ ማብራት ሁሌም አዘወትራለሁ። በየቀኑ ባይሆንም ሻማ ማብራት እወዳለሁ። የማበራላቸውን ቀኖችም አሉ እና ሻማ የማበራበት ልዩ ልዩ ቀኖች ስላሉኝ ሻማ ማብራትን እወዳለሁ።

ኦ ዶሮዎች አሉኝ። የተወሰኑ በቤት ውስጥ አሉኝ። እንስሳ በጣም ስለምወድ የተወሰኑ ዶሮዎችን አሉኝ። እነሱ ደሮዎችን እንከባከባለሁ። እነሱም የሚሰጡኝ እንቁላል ስላለ ደሮዎች አሉኝ።

የምጠቀመው ትራስ አንድ ነው። አንድ የራሴ ትራስ ነው የምጠቀመው። በቤቴ ውስጥም ብዙ ትራሶች አሉ ነገር ግን። ከነዛ ትራሶች አንድ ትራስ ብቻ ነው የምጠቀመው። በምተኛበት ሰዓት ሁሌ። አንድ ትራስ ነው የምጠቀመው ከዛ በላይ አልጠቀምም።

ሶስት ብርድ ልብሶችን እጠቀማለሁ። አንዱ ሰሳ ያለ ነው አንዱ ወፈር ያለ አንዱም መካከለኛ የሆነ ብርድ ልብስ አለኝ። እነዛ ብርድ ልብሶች በቀዝቃዛ ሰዓት። ወፍራሙን እለብሳለሁ በሙቀት ሰዓትም ስሱን እለብሳለሁ። በመካከለኛ የአየር ሁኔታም መካከለኛውን የብርድ ልብስ እጠቀማለሁ።

አዎ። ሳንቲም እቆጥባለሁ። በወር ከማገኘው ገብዬ የተወሰነ እቆጥባለሁ። ለወደፊት ትልቅ አስተዋጽኦ ስለሚኖረው። ከማገኘው ገቢ ላይ እቆጥባለሁ

አዎ አሰለስላለሁ አንዳንዴ ቁጭ በምልበት ጊዜ ስለ ብዙ ነገሮችን አሰላስላለሁ። ማብሰልሰል ብዙ ጊዜ አልፈጅም ነገር ግን በትንሹ ግን አብሰለስላለው።

የቴክኖሎጂ ችግር ሲገጥመኝ ወደ ተለያዩ ድረገጾችን ገብቼ እጠይቃለሁ ምን ማድረግ እንዳለብኝ እጠይቃለሁ በጎጉልም ሊሆን ይችላል በኤአዩም ሊሆን ይችላል መፍትሄው ምን እንደሆነ እጠይቃለሁ።

ፎቶዎቼ ስልኬ ላይም አስቀምጣለሁ። ቆየት ያሉ ፎቶዎች እንዳይጠፉብኝ የምፈልግ ከሆነም በፍለሽ አስቀምጣለሁ በስልክም አስቀምጣለሁ። እና በብዛት ግን በፍሌሽ ነው ፎቶዎቼን የማስቀምጠው

በቤቴ ውስጥ የተለያዩ የቤት እቃዎች አሉ። የምንገለገልባቸው የተለያዩ እቃዎች አሉ። ሶፋ ማስቀመጫ ሊሆን ይችላል። ፍሪጅም አለ። ቁም ሳጥን አለ። እንጀራ የምንጋግርበት ምጣድ አለ። ብዙ እቃዎች አሉ

ደሞዜ በወር አንዴ ነው የማገኘው በ ወር አንዴ በማገኝበት በሰላሳ አካባቢ ነው ደሞዜን የማገኘው። በሰላሳኛው ቀን ደሞዜ ይገባልኛል እና በዛን ቀን ነው የደሞዜ ቀን የምለው

አዎ ብስክሌት እነዳለሁ እችላለሁ። አንዳንዴ በብስክሌት መሄድ በጣም ደስ ይለኛል። ወደ አንድ አካባቢዎች አጠር አጠር ያሉ አካባቢዎችን። በብስክሌት መሄድ እወዳለሁ።

የድርጅት ዝግጅቶችን እሰታፋለሁ አንዳንዴ ድርጅቱ የሚያዘጋጃቸውን ፕሮግራሞች ላይ እሳተፋለሁ። በዛ ተሳትፎም ሀሳብ መስጠት ካለብኝም ሀሳብ እሰጣለሁ። ማዳመጥ ካለብኝም አዳምጣለሁ።

ማታ ብዙ ድምፆችን እሰማለሁ። የውሻ ድምጽ እሰማለሁ። አንዳንዴም የጅብ ድምጽም እሰማለሁ። በብዛት የምትሰማው ግን በአካባቢዮች ብዙ ውሻዎች ስላሉ የውሾች ድምጽ ነው በብዛት የምሰማው።

አዎ ከጎረቤቶቼ ጋር ጥሩ ግንኙነት አለኝ። ከጎረቤቶቼ ጋር ተስማምተን፣ ተግባብተን ነው ምንኖረው። ከጎረቤት ጋር መስማማትም ለማህበራዊ ኑሮም ትልቅ ፋይዳ ስላለው ተስማምተን ተግባብተን ነው ምንኖረው

አዎ በእንጨት ምግብ ማብሰል አውቃለሁ። በእንጨት እሳት ምግብን አበስላለሁ አዉቃለሁም ያደኩበት ስለሆነ። በእንጨት እሳት ምግብ ማብሰል በደንብ አውቃለሁ።

ኢንተርኔት በደንብ እጠቀማለሁ። በዳታ ነው የምጠቀመው ዋይፋይ የለኝም። እና ሁል ጊዜ የምጠቀምበት የኢንተርኔት አክሰስ በዳታ ነው። በቤቴ ዋይፋይ አልገጠምኩም። እና ሁሌም በዳታ ነው የምጠቀመው ኢንተርኔት በዛ ነው የምጠቀመው።

አዎ ኮከቦችን መመልከት እወዳለሁ። ጨለም በሚልበት ሰዓት ወደ ሰማይ አንጋጥጬ ኮከቦችን እመለከታለሁ። በጣም ይመስጡኛል። በትዝታም ወደኋላ የሚመለስበት እይታም ይፈጥርብኛል።

ያው ገመድ መጠቀም አውቃለሁ በገመድ የተለያዩ ነገሮችን እሰራለሁ። በገመድ ብዙ ገመድ የሚያስፈልጋቸውን ነገሮችን ተጠቅሜ በገመድ ማሰርን አውቃለሁ። እና ግን መጠቀም በደንብ ነው ማቀው።

አዎ። ትንኞች እ በአካባቢዬ አሉ። ማታ ማታ በብዛት አያለሁ። እ በጣም የሚደብር ድምጽ አላቸው። እ እንቅልፍ ማታ ስትተኛ። በደንብ ነው ድምፃቸው የሚሰማው። እና ትንኞች በአካባቢዬ እ አዎ አሉ

አዎ በቡድን መስራትን እወዳለሁ። ስራዎች በባህሪያቸው ሰብሰብ ብለህ ስትሰራቸው በደንብ የመቅለል ባህሪ አላቸው። እና ለስራውም ቅሌትና ጥሩ ውጤት ለማግኘት በቡድን መስራትን በጣም እወዳለሁ።

አዎ እህል መፍጨትን አውቃለሁ። በባህላዊውም በዘመናዊው እህል ሲፈጭ እያየሁ ነው ያደኩት እና እህል መፍጨትን በደንብ አውቃለሁ። እህልም በራሴ መንገድም አስፈቻለሁ። እና እህል መፍጨት በደንብ ነው እማውቀው

አዎ ፀሀይ ስትጠልቅ መመልከት በጣም እወዳለሁ። ፀሀይ ስትጠልቅ ቀዝቀዝ ያለች ስለሚትሄድ በጣም እወዳለሁ። መመልከትም ሁሌም ያስደስተኛል እመለከታለሁ።